በቀን ስንት ሰዓት ስልክ ትጠቀማለህ? አሁን አሁን እኔም ያለኝ አብዛኛውም ሰው እኛ ሀገር ላይ የሚጠቀመው ሳምሰንግ ስልክ የሳምንታዊ ሪፖርት ስለሚልክ እዛ ላይ በቀላሉ ማግኘት ይችላል። በአማካኝ በቀን ስንት ሰዓት የተጠቀምን እንደሆነ እዛ ላይ ስለማይ ነው እንጂ በግምት ነበር የሚሆነው ስንት ሰዓት እንደምጠቀም። ብዙ ጊዜ አላውቀውም ነበረ እና አሁን ግን ሳየው በየሳምንቱ በአማካኝ በቀን አራት ሰዓት የሚሆን ጊዜዬን ስልኬ ላይ ስልኬን በመጠቀም አሳልፋለሁ ማለት ነው። የምጠቀማቸው ነገር የተለያየ ነገሮች ሊሆኑ ይችላሉ። ከስራ ጋር የተገናኙ ነገሮች ኢሜል ሊሆን ይችላል። የተለያዩ ሶሻል ሚዲያ መጠቀም ሊሆን ይችላል። የተለያዩ ነገሮችን ብቻ በአማካኝ በቀን ለአራት ሰዓት ያህል ስልኬን እጠቀማለሁ።

የምትወደዋት አትክልት ምንድነው? እኔ የምወደው አትክልት ሰላጣ ነው። ምክንያቱም አንደኛ በጣም ለጤና በጤና ባለሙያዎችም ዘንድ የሚመከር እና ለጤናም በጣም ጠቃሚ የሆነ አትክልት ነው። ሁለተኛ ደግሞ ብቻውንም መበላት ይችላል። ወይም ደግሞ ከሌሎች ምግቦች አንድ ላይ ለማባላት ይሆናል። እና በተለይ ፓስታ፤ መኮሮኒ፤ ሮዝ ምናምን ሲሰራ አትክልት ከሌለው ብዙ ሰዎች የመብላት ፍላጎታቸው በጣም እንደሚቀንስ ነው የማውቀው። እና ሰላጣ በጣም ነው ወሳኝ የሆነ ና የኔ ተመራጫ አትክልት ነው

ደብዳቤ መጻፍ ትወዳለህ? ድሮ ድሮ ልጅ እያለሁ በጣም ደስ የሚለኝ ነገር ነበረ። እንደውም አስታውሳለሁ አንዴ። ደብዳቤ ጽፌ እኛ አካባቢ ላለ ኤፍኤም ጣቢያ ልኬ ሲነበብ ቤተሰቦቼን ሰብስቤ ያስደመጥኩበት። ጊዜ አልረሳውም። አሁን ላይ ግን ያው ከቴክኖሎጂው መስፋፋት እና ኢሜል መምጣት ጋር ተያይዞ ደብዳቤ መጻፍ። በጣም የቀረ በብዛት አሁን ላይ የማይታይ ሁኔታ ነው ያለው። እኔም ቢሆን በጣም ረጅም ጊዜ ሆኖኛልና። እንደዛው የመጽሐፍ ፍቅሬም ከጊዜው ጋር እየቀነሰ እየቀነሰ ኦሬዲ አሁን ጠፍቷል ማለት ይቻላል። በፊት ላይ ነበር። መጽሐፍ ምወደው አሁን ላይ ግን ከቴክኖሎጂውና ከተለያዩ ከወቅቱ መሄድ የተሻሉ አማራጮች መምጣት ጋር አሁን ላይ ያን ያህል ውዴታዬ ቀንሷል።

የአካባቢው ገበያ እንዴት ነው? እኔ የምኖርበት አካባቢ በጣም በገበያ ስፍራነቱ በመላ ሀገሪቱ ከሚታወቁ ስፍራዎች ዋናው ነው ብል ማጋነን አይሆንም። ያለንበት አቀማመጥም በምስራቅ የሀገሪቱ ክፍል ሲሆን በዛ በኩል ደግሞ ለሌሎች ሀገሮችም ቅርብ መሆኑ ለጅቡቲ ለሶማሊያ ለቀይ ባህርም ቅርብ መሆናችን ብዙ ነገሮች ከሌላ አካባቢዎች ወይም ከሌላ ሀገሮች በቀላሉ ወደ እኛ ከሌሎች ክልሎች ቀድመው እንዲደርስ ስለሚያደርግ። የገበያ አካባቢ አድርጎናል ብዬ አስባለሁ። ሌላው የመሰረተ ልማት ከድሮ ከጥንት ጀምሮ የባቡርም የአውሮፕላን ማረፊያ መንገድ የመኪና ትራንስፖርትም ምቹ የሆነ ትራንስፖርቴሽን ሲስተም ስለተዘረጋላት አገዟታል ብዬ ነው የማስበው። እኔ ያለውበትም ከተማ የአካባቢ የገበያ አካባቢ አድርጓታል ብዬ ነው የማስበው

የምትወደው ቁጥር ስንት ነው? ከልጅነት ጀምሮ በተለይ ኳስ ስጫወት አስራ ሰባት ቁጥር ለብሶ መጫወት ያስደስተኛል። አሁንም ቢሆን ደስ ይለኛል አስራ ሰባት ቁጥር። በተለይ በተለይ ኳስ ላይ የአስራ ሰባት ቁጥር ተጫዋቾች ብዙ ጊዜ የታለንትድ ስለሆኑ። ለየት ያለ ችሎታ አላቸው ተብሎ ስለሚታሰብም ያው ግን የለየ ባዕድ አምልኮ ምናምን ሳይሆን ጀስት ቁጥሩን ስለምወደው ነው።